ሾርባ ትወዳለህ? አዎ ሾርባ እወዳለሁ። የተለያየ ሾርባ አይነት አለ። እንግዲህ ሾርባ በብዙ መልክ ይዘጋጃልና ስለዚህ ሾርባ ያአታክልት ሾርባ አለ፤ የስጋ ቅቅላ አለ። የተለያየ ሾርባ ስላለ ሾርባ መጠጣት እወዳለሁ። ሾርባ መጠጣት በጣም ጥሩ ነው ለጤና ተስማሚ ነው። በተለያየ መልኩ በጣም ለጤና ጥሩ ስለሆነ ሾርባን ብዙ ጊዜ እጠጣለሁ እወዳለሁ።

የስራ ልብስ ትለብሳለህ? አዎ የስራ ልብስ እንግዲህ ብዙን ጊዜ እለብሳለሁ የስራ ልብስ ሁል ጊዜ ለመልበስ እጥራለሁ የስራ ልብሴን ለብሼ ስራዎችን ለማከናወን። የተለያየ ነገር ለማድረግ እጥራለሁ እና የስራ ልብስ ሁሌም እለብሳለሁ። የስራ ልብስ መልበሴ ደግሞ በጣም አሪፍ ነገር ነው ለራሴ እንትን ሴፍቲ ስለሆነ የስራ ልብስ ሁሌ ለብሼ ለመስራት እሞክራለሁ

ስራዎችን በቅደም ተከተል ታስቀምጣለህ? አዎ ስራዎቼን በቅደም ተከተል አስቀምጣለሁ ምክንያቱም እንዲመቹኝ ለስራ ለስራ የግድ በቅደም ተከተል አስቀምጣቸዋለሁ ስራዎቼን አሪፍ አድርጌ የተለያየ ቦታ ነው የማስቀምጣቸው ምክንያቱም ምቹና ጥሩ እንዲሆኑ ለመስራት ለኔም ለተለያየ ነገርም እንዲመች እንዲሁም ለሌላ ሰው ምቹ እንዲሆን አድርጌ ነው የማትቀበል

ጠዋት ምን ትበላለህ? ጠዋት ብዙ ጊዜ ቁርስ የምበለው እንጀራ ፍርፍር እንዲሁም ቀለል ያለህ ቁርስ እንቁላል ፍር ጥብስ እንዲሁ የተለያየ ነገር ክሽን የሚባል በሀገራችን አለ ክሽን በደንብ ተሰርቶ ምናምን እንዲሁ ቀለል ቀለል ያለ ምግብ ነው የምበለው በጠዋት ብዙ ጊዜ ጠዋት ቡና የመጠጣት ነገር አለ ከቁርስ ጋር እሱ እሱ ነው

ወደ ስራ በሰአት ትደርሳለህ? አዎ ወደ ስራ በሰአት ነው የምደርሰው እንግዲህ ብዙ ጊዜ ብዬ በጠዋት ለመድረስ እሞክራለሁ በጠዋት ተመስቼ ወደ ስራ ለመግባት እሞክራለሁ ምክንያቱም በጠዋት ተነስቼ ካልገባሁ ወደ ስራ ስለሚረፍድብኝ በጠዋት ነው የምን

ምን አይነት ቦርሳ ትጠቀማለህ? ያው የምጠቀመው ቦርስ እንግዲህ በኋላ የሚታዘል በሁለት እጅ የሚገባ ቦርሳ ነው የሚይዘው። ይሄ ከሸራ ወይም ከጠንካራ ጨርቅ የሚሰራ ቦርሳዎችን ነው ብዙ ጊዜ የምጠቀም። ምክንያቱም እነሱ ለደህንነት ለጥንካሬ ብዙ ጊዜ እነሱ ነው የሚይዘው። እነሱ ቦርሳዎች በጣም ለረጅም ጉዞም ሆነ ለተለያየ ነገር ለመያዝ ለሚጠቀሙ ስለሚጠቅሙ እነሱን ነው ብዙ ጊዜ ይዤ የሚሄደው።

ቅርጫት አለህ አዎ ቅርጫት አለኝ። ለቆሻሻ መሰብሰቢያ እንዲሁም እቃዎችን ወደ አንድ ቦታ ከአንድ ቦታ ለመውሰድ ቅርጫት አለኝ የተለያየ የፕላስቲክ ቅርጫት አለ እንደውም ከቃርከሃ የሚሰራ ቅርጫት አለ። ስለዚህ የተለያየ ስላለ የተለያየ የቅርጫት አይነት ነው ያለው ስለዚህ የቅርጫት አለ ለብዙ ነገር አገልግሎት ስለሚውል ለብዙ ነገር ስለምንጠቀምበት። አለና ቅርጫት እጠቀማለሁ

የዝናብ ውሃ ትሰበስባለህ? የዝናብ ውሃ እሰበስባለሁ በዘነበ ወቅት። የዝናብ ውሃን በደንብ ነው የምሰበስበው ለተለያየ ጥቅም ለልብስ ማጠብያ ሊሆን ይችላል፤ ለምግብ ማብሰያ ለተለያየ ነገር ስለምንጠቀምበት የዝናብ ውሃ እሰበስባለሁ። ዝናብ በሚዘንብበት በክረምት ወቅት። በደንብ እሰበስባለሁ። የዝናብ ውሃ ለብዙ ጥቅም ስለሚውል ለኛ እሰበስባለሁና የዝናብ ውሃ በደንብ ነው አጥብቄ የምሰበስብ።

እንዴት ትጠበቃለህ ፀሀይ እንግዲህ የሚጠበቀው ብዙ አትክልት ሆይ ጥላ ባለበት ቦታ እንዲሁም እቤት በመሆን ጥላንድ ጥላ አካባቢ ዛፎች ጥላ አካባቢ በመቀመጥ ከፀሀይ እጠበቃለሁ። በጋ ወቅት ላይ በጣም ፀሀይ የማቃጠል ነገር አለ በደንብ ያቃጥላልና። ጸሃው ስለሚግል ለመቀመጥ ለመቆም ስለሚያስቸግር ስለዚ ጥላ ዛፎች ጥላ ነው። በሰፊው የምቀመጥ እነሱ ጋር በመሆን ብዙን አሳልፋለሁ።

ኮፍያ ማድረግ ትወዳለህ? አይ ኮፍያ ማድረግ እኮ አልወድም። ኮፍያ ማድረግ ብዙ አላዘወትርም አልጠቀምም ኮፍያ እንግዲህ እኔ ብዙ የማዘወትር ሰው አይደለም። ምክንያቱም ፀጉር ይመልጣል፤ ፀጉር ያሸሻል ፀጉርም ብዙ እንትን ስለሚል ኮፍያን አትጠቀምም። ማለቴ እኔ ኮፍያ ተጠቃሚ አይደለም። ኮፍያ ብዙ ጊዜ አላደርግም። ስለዚህ ኮፍያን ተጠቅሜ አላውቅም። ማለት እችላለሁ እና ኮፊያ መጠቀም ባይ ዘ ዌይ ከዛ ይከራከራል። ከተለያየ ነገር ይጠብቃል። እንዲሁም ፀሀይ ፊትን እንዳይጎዳ እንዳያበልስ ጥቋቁር እንዳይተል ያደርጋል። እና ኮፍያ መጠቀም ቫልዩ አለው እኔ ግን ኮፍያን አልጠቀም። ፀጉሬ ወደኋላ እየሸ ወይም ግንባሪ ላይ ያለው ፀጉር ስለሚሸሽ ተጠቅሜው አላውቅም። እንግዲህ እና ይሄ ኮፍያ መጠቀም በጣም ጥቅም እንዳለው ተረድቻለሁ። ግን ኮፍያን የመጠቀም ልምድ ወደፊት አዳብራለሁ። ኮፍያ መጠቀም በጣም ጥሩና መሰረታዊ ነገር ነው ኮፍያም ብንጠቀም በጣም አርፍ ይሆናል። ምክንያቱም ለፀሀይ በተለይ ቀይ ለሆነ ሰው በጣም ፊቴ ማሸግሸግ ነገር የሚመጣ ቢጠቀሙ ብዬ

ስሜትህን በፊትህ ላይ ታሳያለህ? አዎ ስሜቴን በፊቴ ላይ ይታያል ምክንያቱም ስናደድ ወይም ስኮታ ፊቴ ላይ በደንብ ያሳያል ምክንያቱም ስደሰትም እንደዛው ፊቴ ላይ የተለያየ የተደሰትኩበት ነገር ካለ ፊቴ ላይ ይታያል እንዲሁም ስቆጣ ወይም የተለያየ የሆነ ነገር ሲያበሳጨኝ ስናደድ ፊቴ ላይ የመኮሳተር ወይም በጣም የመሸብሸብ ነገር ይፈጠራል ስደሰት እንዲሁም በፈገግታ ፊቴ ላይ ያሳያል የሆነ ነገር ስለዚህ በጣም ቀላል ነው ስሜትን በፊት ይታያል ምክንያቱም ምንም መደበቅ አይቻልም ውስጥ ላይ ደስታ ካለ ፊት ላይም እንደዛው ተመሳሳይ ነው የሚሆነው ሀዘን ጭንቀት ወይም ንዴት ሲኖር ፊት ላይ የመቀዝቀዝና የመኮሳት ነገር የመኮሳተር ነገር ይኖራል እና ያሳያል ማለት ነው ስለዚህ የተለያየ ነገር ስለሚታይ ብዙ ለሰዎች ጥሩ ስሜት ላይሰጥ ይችላል ሲደሰት ደግሞ ፈገግታ ፊት ላይ በጣም ደስ የሚልና ውበት ያለው ነገር ስለሚሆን ደስ የሚል ነገር ነው የሚሆነው ፊት ላይ

ዳቦ ማብሰል ትችላለህ? ዳቦ እንግዲህ ብዙ ጊዜ የሰራው ሲሆን ዳቦን ማብሰል በጣም ደስ የሚልና ጥሩ ነገር ነው ዳቦ ማብሰል በጣም አሪፍ ነው። ምክንያቱም ዳቦን መብሰል በተለይ ምግብን በቀላሉ ማዘጋጀት ዳቦ ማብሰል ማወቅ አለበት አንድ ሰው ዳቦ ምታበስል ደስ የሚል በጥሩ ሁኔታ በጥሩ ሙያ ነው። ምክንያቱም ብዙ አመት ሰርቻለሁ በዳቦ ላይ በዳቦ ስራ ላይ የተለያየ ነገር ገጥሞኛል ልምድ ለመልመድ ብዙ አይነት ሰዓት ፈጂቶብኛል ግን አሁን ባለው ጥሩና የሚያምር ዳቦ መስራት እችላለሁ። ምክንያቱም ዳቦ ከመጀመሪያው ከ ዱቄቱ የሚጀመረው እርሾ ማጅሚክሴ ፓውደር የሚባለው እነሱን አጀማመር መሰረታዊ ነገር እዛ ላይ ስላለ ጨማምሮ ማቡካት በደንብ ከተቦከ በኋላ ወደ ማዘጋጀቱና ወደ መጋገሩ ነው እንግዲህ እስኪኮፈስ መጠበቅ ማወቅ ብዙ ሂደቶችን ማወቅ ብቻ ነው የሚጠበቅ እንጂ ይሄን ያህል ከበድ ነው ብዬ አላስብም። እነዚህን ሂደቶችን ከታወቀ ቀላል ነው

በበጋ ወቅት ምን ታደርጋለህ? በበጋ ወቅት እንግዲህ ብዙ አይነት ስራዎች አሉ። በበጋ ወቅት ወደ ገጠር በመውጣት መስኖ የምሰራበት አጋጣሚ አለ። የበጋ ከባድ ስራ አለ የጉልበት ስራ ብዙም በበጋ ወቅት ነው የምሰራው። መስኖ ገጠር ላይ በመውጣት እነሱን እሰራለሁ። ልማት የተለያየ በበጋ የሚዘራ የገጠር በገጠር አካባቢ ወይም በገጠር ኤሪያ ላይ የሚሰሩ መስኖ የሚባል እንደ ስንዴ፣ ድንች፣ እንዲሁም በቆሎ፣ የተለያዩ አዕዝርቶችን በመዝራት ለገበያ የማቅረብ ስራ እስራለው። እና ስለዚህ በጋ ላይ ከባድ የጉልበት ስራ ነው የምሰራው። ምክንያቱም ሌላ አማራጭ ስራ ስለሌለ እነሱን ስራዎች ነው እየሰራሁ የምገኘው። ስለዚህ እነሱን ስራዎች ያው በመስራት ገቢ የማገኘው ከዛ ስለሆነ ቤተሰብ ለማስተዳደርም እንግዲህ ገጠር ወጥቶ እነሱን በመስራት ነው የምተዳደረው። ሌላ ምንም አይነት ስራ የለም። ስለዚህ የመስኖ ስራ በደንብ ፎከስ አድርጌ ነው የምሰራው ማለት ነው በበጋ ላይ። ሌላ እንግዲህ ስራ የለም።

በመንገድ ላይ ምግብ ትገዛለህ? አዎ በመንገድ ላይ ምግብ እገዛለሁ እንግዲህ በአንዳንድ አጋጣሚ በመንገድ ላይ ስሄድ የተለያዩ ምግቦችን ልገዛ እችላለሁ አትክልቶች እገዛለሁ እንደሚገ የሚበሉ እንደ ድንች ጥብስ እንዲሁም ሳምቦሳ የሚባል ቦምቦሊኖ ሊሆን ይችላል እንዲሁ ድንች ላይ እንግዲህ እኔ ባለውበት አካባቢ ቃጠሎ የሚባል ድንች እንግዲህ ድንች ጥብሱ ብዙ ነገር እንግዲህ ከሚጥሚጣ በርበሬ የሚያቃጥለው በርበሬ ተነሰንሶበት ምናምን የምግብ በደረቁ በደንብ ቃጠሎ ተብሎ ይጠበሳልና ድንች ጥብስ በደንብ ደረቅ ተብሎ የሚጠበስና የላ እንትኖችን ጀርሞች ወይም ተዋሲያን የሚቀበል አይነት ነገር አይደለም እንዲሁም ሳምቡሳ ዘይት በዘይት የሚጠበስ ቢሆንም እንደረቅና እንዲሁም የሚበላሽ በቶሎ ስላልሆነ በጣም ከመንገድ ላይ ገዛለሁ ዳቦዎች የምሸጡ ዳቦዎችንም ገዛለሁ እንግዲህ ከመንገድላይ አንዳንዴ ሊመሽ ወይም ሲመሽ ወይ በሆነ አጋጣሚ የምገዛበት ነገር ይገጥመኛል እገዛለሁ መንገድ ላይ ምግብ እገዛለሁኝ መንገድ ላይ ገዝቼ ነው ሁል ጊዜ ወደ ቤቴ የሚገባው የነበረው

ማሰላሰል ታደርጋለህ? አሰላስላለሁ አስባለሁ ብዙ ጊዜ ካልተንሰላሰለ ካልታሰበ ምንም አይነት እቅድ ወይም ፕላን የሚባለው ነገር አይሰራም ብዙ ጊዜ ሰው ማሰላሰል ማሰብ አለበት ነገሮች እንዴት እንደሚሄዱ ስራ እንዴት እንደሚሰራ ኑሮ ለወደፊት እንዴት እንደሚኖር ምን ገቢ ማግኘት አለብኝ እንዴትስ መኖር አለብኝ ቤተሰብ እንዴት መምራት አለብኝ ብሎ ሰው ማሰብ ማንሰላሰል አለበት ካላንሰላሰለ ካላሰበ ምንም አይነት ለውጥ ሊያመጣ አይችልም ሰው ሲያስብ ሲያንሰላስል ነው እንግዲህ የተለያየ ለውጥ ሊያመጣ የሚችለው ማሰላሰል በጣም አሪፍና መሰረታዊ ነገር ስለሆነ ግዴታ ማንሰላሰል እና ማሰብ አለበት ሰው ስለዚህ ይሄ የግድ ማሰብም ሆነ ማንሰላሰል ግዴታ ብሏል ማለት ነው ስለዚህ ማሰላሰል ሁሌም አደርጋለሁ ሁሌም አንሰላሰላለሁ ሁሌም አስባለሁ ለኑሮዬ ለስራዬ እንዲሁም ቤተሰብን ስለማስተዳደር ሁሌ አሰላስላለሁ ማለት ነውና

ምን አዲስ ነገር መማር ትፈልጋለህ? በዚህ አይነት አዲስ ነገር መማር እፈልጋለሁ በተለይ ኦንላይን የሆኑ ኮርሶችን እንደዚህ አርቲፊሻል ኢንተለጀንስ ተግባቦት እንግዲህ ሰው የአርቲፊሻል ኢንተለጀንስ እነዚህን በደንብ በመማር የተለያየ ስራዎችን መስራት የኦንላይን ስራዎችን ፍርሊያንሰር መሆን እፈልጋለሁ እንደ አፖርክ እንደ ቴሪሞት ጆፕ የሚባሉትን በደንብ ወደ ራሴ አበጠገኝ እንደውም እንደ እነ ዩቲዩብ ያሉትን ሶሻል ሚዲያ ፕላትፎርሞችን በደንብ ስለእነሱ በደንብ አውቄ በደንብ ገንዘብ የምሰራበትን ሜተድ መማር እፈልጋለሁ ማወቅ እፈልጋለሁ እና የተለያየ ነገር ማድረግ እፈልጋለሁ በነዚም ሜተዶች ተምሬ የተለያየ ነገር ጥሩ ገንዘብ ማግኘት እፈልጋለሁ ማለት ነው እና ብዙ መማር ብዙ መማር እና ማወቅ እፈልጋለሁ ገና ብዙ የምማረው ነገር አለ፤ ስለዚህ በተለይ በኦንላይን ጉዳይ እንዲሁም በክሪቶ ከረንሲ ብዙ አይነት ነገር ማወቅ እፈልጋለሁ ክሪቶከለሲ ወደ ፊት ያለው አለማችን ሊቆጣጠር ስለሚችል ስለሱ በደንብ ማወቅና ማሰብ እፈልጋለሁ።

ምን አይነት ደቦ ትወዳለህ? እንግዲህ ብዙን የምወደው እንግዲህ በማሽን የሚጋገሩትን ነው ብዙ የምወደው እንግዲህ ሀገራችን ላይ በቤት የሚሰሩ ዳቦች አሉ ቀጥታ ካስንዴ የሚዘጋጁ ዳቦዎች አሉ። ግን እኔ በማሽኝ ያለውን ዳቦ ነው የምወድ ምክንያቱም ከፉርኖ ዱቄት በማሽን ሙሉ ተጋግሮ እንግዲህ እሱን ብዙ ለእሱ ነው ፍቅር ያለኝ እሱን ነው የምወደው። ምክንያቱም እሱ ለተለያየ ምግብ ጋር ከተለያየ ምግብ ማቢያ ይውላል እንግዲህ እና እሱ በጣም ከጨጓራ ጋርም ተስማሚ ነው። ምክንያቱም የተመጣጠነ ነገር ነው ሰሪቱን በዛው ልኬቱም በጣም አሪፍ ነገር ሆኖ ስለሚዘጋጅ በጣም ለተለያየ ለጨጓራ በሽታም ሆነ ለምን ተስማሚ ነው ምክንያቱም ጨጓራን የሚያሳምምበት ጉዳይ ምንም የለም። ግን ሌሎች አይነት ደቦዎች እንደ ሲንዴ ቀጥታ የሚጠብያቸው ከጨጓራ በሽታ ጎን ኬዝ ይገናኛሉ ያሳምማሉ እና እሱን በጣም ነው የምወደው። ይሄን ቀጥታ በማሽኔ የሚሰራውን ዳቦ ማለት ነው።

የትኛው ወቅት ትወዳለህ? ብዙ ጊዜ የምወደው ወቅት እንግዲህ በዙ ሁለ አራት አይነት ወቅት አለ ክረምት፣ ጸደይ፣ በጋና፣ እነዚህ እት መጀመሪያ ለሰብል የሚዘጋጅበት ወቅት አለና ብዙን የምወደው እንግዲህ ግጸደይ ነው። ምክንያቱም ከባዱ ጭቃው አልፎ ወቅቶች አበባዎች በሚያብቡበት የጊዜ አዲስ አመት የሚቀይርበትም ስለሆነ ያን ወቅት ጸደይ ወቅት ወይም መኽር የሚባለውን በጣም ወደዋለው ምክንያቱም ይሄ ወቅት በጣም ብዙ አይነት ሳሮች ጭቃ የሚደርቅበት አረንጓዴ ብቻ የሚሆንበት ስለሆነ ብዙ ሳቢነት አለው እና እወደዋለሁ ምክንያቱም አበቦች ሁሉ የሚፈነድቁበት ተለያየ አትክልቶች የሚያፈሩበት እንደውም የተዘሩት ነገር ሁሉ የሚያፈሩበትና ደስ የሚል እይታ አዎ በታረንጓዴ ስለሚኖረው በጣም የምወደው እና የምፈልገው ነገር በዛህኛው ወቅት ነው ጸደይ የሚባለው ወቅት እና ይሄ መስከረም፣ ጥቅም፣ ህዳር፣ ታህሳስ አካባቢ ያሉት ወቅቶች በጣም አስደሳችና ውብ ናቸው።

ቀርክሃ በአካባቢዎ ያድጋል? አዎ እንግዲህ በአካባቢዬ ሳይሆን ራቅ ይላል ግን ቀርክሃ የሚያድግበት አካባቢ አለ እንደ ሀገር ቀርክሃ በሰፊው የሚያድግበትና ለተለያየ ግብአት የሚያውሉት እንደው በተለያየ ስራ ያውሉታል እንግዲህ የቀርክሃ እድገት በጣም ረጅምም ስለሆነ ለወንበር መቀመጫ ለአልጋ እንዲሁም አሁን ለቦርሳ እንዲሁ ለቅርጫት ለተለያየ ነገር ገጠር አካባቢ ለብዙ ነገር ያውሉታል እንግዲህ ከአንድ ቦታ ወደ አንድ ቦታ እቃ ለማጓጓዝ የተለያየ የከብቶችን ጽዳጅ በዛ የሚወስዱበት ነገር የሚያጸዱ እንትን ሰብስበው ወደ አንድ አካባቢ የሚወስዱበት ብዙ ነው አገልግሎቱ እንግዲህ ለተለያየ ነገር ይውላል እንዲሁም በማዘጋጀት ለእንጀራ ማድረጊያ እንግዲህ እንጀራ ጋግረው ወደዛ የሚሰበስቡበት ነገር አለ እና ብዙ የቀርከሃ በአካባቢያችን ማደጉ ብዙ ጥቅም አለው ለተለያየ ለአጥር በጣም አሪፍ ነው አጥር በሰፊው ያጥራል ቀርክሃ ብዙ አሪፍ ነገሩ ነው የሚበልጠው ከንቱር ማንነት የቅርቅሃ መኖር በጣም አሪፍ ነው

ሌሎችን መረዳት እወዳለሁ። አዎ ሌሎችን ለመረዳት እሞክራለሁ ሌሎችን። በተለያየ የስራም መልኩ ሊሆን ይችላል የተለያየ ነገር ሊሆን ይችላል። መረዳት እወዳለሁ። እንደውም መግባባት ማስተግባባት እወዳለሁ። እንደውም። መርዳት እወዳለሁ ሌሎችን የምረዳበት መንገድ ጥሩ ነው። ምክንያቱም አንድ ሰው ከአንድ ሰው እንዲረዳው የሚፈልገውን ነገር እንዲረዳ አደርጋለሁ

በመስታወት ላይ ምን ያህል ጊዜ ታያለህ? በመስታወት ላይ በቀን የተወሰኑ ደቂቃዎች ላይ እችላለሁ የማላይበትም ጊዜ አለ። በስፋት እኔ አሁን የምጨነቀው ስለመልኬ። ራሴ ውበት አይደለም ብዙን እንዴ ገንዘብ አገኛለሁ እንዴት? የሚለውን ስለሆነ መልኬን አንዳንዴ ጠዋት ስወጣ ወደሆነ አጋጣሚ ወደ ስራ። ወይም ወደ ተለያየ ገበያ ሊሆን ይችላል አንዳንድ አካባቢ። በዛ ሰዓት ላይ እችላለሁ መልኬ መስታወት ከዛ ውጪ ግን ብዙ የማይበት የለም

በቀን ስም ሰዓት ስልክ ትጠቀማለህ በቀን ብዙ ሰዓት ነው የምጠቀመው ስልክ በጣም ብዙ በሚባል ደረጃ ቀን ሙሉ በሚባል ደረጃ ነው ስልክ የምጠቀመው። ብዙውን ሰአቴን ሰጥቼ ነው ስልክ እየተጠቀምኩ ያለሁት። ምክንያቱም የተለያየ የኦንላይን ስራ። እየሰራሁ ስለሆነ እንዲሁ የምትለያዩ ሙከራዎችም ስለማዳርግ። ብዙ ሰዓት ነው በቀን እየሰራሁ የምገኘው። እና ብዙ ሰዓት ማለት ይቻላል ጠዋት ተነስቼ እስካሁን ድረስ ዛሬ ጠዋት ስጎረጉር በሰአት ነው የምትሰራው

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ ተመልሼ አነስተኛ ስራዎችን እሰራለሁ እንዲሁም የኦንላይን ስራዎችን እንደዚህ ለመስራት እሞክራለሁ። እንግዲህ የኦንላይን ስራ ተጨማሪ ስራ ቢሆንም ግን ብዙ ጊዜ ከስራ መልስ እሰራለሁ። ቀንም ስልኬ ላይ ተተክዬ ነው ወይ የምውለው ወንድም ከዛ ውጪ ደግሞ ብዙ ስራዎችን ለመስራት እሞክራለሁ። ምክንያቱም ስራ ካልተሰራ ኦቨር ታይም ካልተሰራ ብዙ ነገር ስለማይገኝ የክርፍ ስራ በኋላም ስራ

በቤተሰቡ ምን? አይነት በዓላት ታከብራላችሁ በቤተሰባችን ብዙ አይነት በዓላት ነው የምናከብረው። በጣም ብዙ የሚባል በዓል አለ። አዲስ አመትን በሰፊው እናከብራለን ከዛ መስቀልን። እንዲሁ በስፋት እናከብራለን። ከዛ ብዙ ጾሞች አሉ እነሱ ጾሞች ሲፈቱ እናከብራለን። እንዲሁ ገናም እናከብራለን ጥምቀት የተለያዩ ባህላቶች ፋሲካ በሰፊው ነው የምናከብረው። የተለያየ ነገር እናከብራለን እና በጣም በሰፊው ብዙ ነገር ነው የምናከብረው

በእጅ መጽሐፍ ትወዳለህ አ ብዙ ጊዜ በእጅ እጽፋለሁ። የተለያየ ነገር የህሳብ ስራ ሲሆን አንዳንዴ ጽፋለሁ ብዙ ወደ ሶፍትዌር እና ብዙ ወደ ቴክኖሎጂ የተቀየረ ቢሆን አንዳንድ ጊዜ በእጅህ መጽሐፍ የሚያስፈልግ ሲገኝ። እጽፋለሁ ምክንያቱም መሰርታዊ የሚባሉ ነገሮች ሲኖሩ እጽፋለሁ። የግድም ስለሆነ ማለት ነው እየጻፍኩ እገኛለሁ። መጻፍ ደግሞ እወዳለሁ እስክብሪቶ እና ወረቀት ከእጄ ብዙ ጊዜ አይጠፋም ለመጻፍ ደስ ይለኛል ማስታወሻም ያዝ የተለያየ ነገር ነው

ምን አይነት ሙዚቃ ትወዳለህ? ሙዚቃ እንግዲህ ብዙ አይነት ሙዚቃ አለ። ባህላዊና ዘመናዊ ሙዚቃ ተብሎ በሀገራችን አለና። የሙዚቃ እንግዲህ ብዙ ባህላዊ ሙዚቃን በተለያየ በሰርግ እንዲሁም በተለያየ አለት እንጠቀመዋለን። ዘመናዊ ሙዚቃንም እንዲሁ በሰርግና በተለያየ ለመዝናናት እንዲህ ብዙውን የሚዘፈኑትን ለፍቅር ወይም ለተለያየ ነገር ሲሆን ዘመናዊ ባህላዊም ብዛት ቢዘፈኑም ግን ለተለያየ እንደ ዲኪ ለበአል በዓል እንሰመስ ሲመጣ ስለሆነ ሁለቱንም እወዳቸዋለሁ። ባህላዊ ዘመናዊ ሙዚቃ እወዳለሁ። እና ባህላዊ ሙዚቃ በጣም የትንሽ አለ ብዙ አይነት ነገር ያደርጋል። ባህላዊ ሙዚቃ ጋር ዘመናዊ ደግሞ ትዝታን የነበረ ደስታ ያለፈ ትዝታ ስብስብ ስለሚያስነሳ ስለሚያስታውስ በጣም ዘመናዊ በጣም አሪፍ ነው። ብዙ ትውስታዎችም አሉት። ባህላዊም በጣም አሪፍ ነው። ባህላዊ በጣም ትውፊት አለው። ባህሉን ስለ አንድ ባህል ስለ አንድ ብሄር ስለ አንድ ቋንቋ ስለ ስለሚገልጽ በጣም እወደዋለሁ። ባህላዊ ሙዚቃን በጣም አሪፍ ነው። እና እንዲሁም ዘመናዊ ሙዚቃን በጣም ወሳኝ የሚባል ነገር ነው። ዘመናዊ ሙዚቃ በጣም አስፈላጊ ነው። ዘመናዊ ሙዚቃ ለትውስታ የከድሮ የነበሩትን ፉል ያስታውሳል። እንዲሁም ለየት ለየት ያሉ አዳዲስ እንደውም አሁን ዘመኑ የደረሰበትን ዘመኑ ያለበትን አሁን እነሱን ሁሉ ይዘፍናሉና እሱንም እወዳቸዋለሁ። ምክንያቱም የዘመኑ የድሮውንም አብረው ቀላቅል ስለሆነ የሚዘፍኑት በጣም ዘመናዊ ከልብ ደስ የሚል ሙዚቃ ነው። ዘመናዊ የሙዚቃ አዘፋፈን ስልት በጣም አሪፍና ተገቢ ነው። ምክንያቱም በአሪፉ ሁኔታ ከተዘፈነ በጣም መሳጭና ወደ ፍቅርም ወደ ሌላ ነገርም የሚወስድ ነው።

ምን አይነት ልብስ ትወዳለህ? እንግዲህ ብዙ አይነት ልብስ እወዳለሁ እንግዲህ ልብስ ብዙ በካኪዎች ብዙ አይነት እነዚህ ካርጎ የሚባሉ አሁን በጣም ዘመናዊ አሪፍ ልብስ አሉ እነሱን በጣም የምወዳቸው እንደውም ዘመን ያመጣሹን ዘመን የሚያመጣውን መልበስ እወዳለሁ ምክንያቱም ዘመነ በሰአቱ በወቅቱ ሲመጡ በጣም ደስ ይላሉ እና እነሱን መልበስ ያስደስተኛል እወዳቸዋለሁ ልብስ በጣም አሪፍ ነው ልብስ ዳኬቶችንም በጣም እወዳቸዋለሁ ቲሸርቶች እወዳቸዋለሁ እና በጣም የልብስ አይነት ብዙ ነው ምክንያቱም የሚወደድ ልብስ ልገዛ ሄጄ ከአንድ ሱቅ ወደ አንድ ሱቅ በጣም በጣም አይነት ልብሶች ይኖራሉ እና አሁን ባለው ሁኔታ ፋሽኑን የተከተለ ዘመኑን የዋጀ ልብስ ሲኖር በጣም ደስ ይላል ምክንያቱም የበፊቱ ያለፈው ፋሽን ያልፍና አሁን ባለው ፋሽን ነው የምንከተለው እና ብዙ ወጣቱ ደግሞ ያለው አዳዲሱን የሚመጣውን የልብስ አለባበስ ስለሚወድ እኔም ወጣት ስለሆንኩኝ አሁን ያሉትን ዲዛይን ያሉትን የአለባበስ ስልት መከተል ብዙ እነሱን ለመከተል እፈልጋለሁ እነሱ ጋ አብሬ እየለበስኩ እንደዚያ ለመሆን እፈልጋለሁ እና የአለባበስ ስልት በጣም አሪፍ ነው እንደውም የምወደውም የአለባበስ ስልት ሲኖረው ነው ሰው የሚከበረውም ሆነ አለባበሱ፤ እንትን አሪፍ ሲሆን ነው አለባበሱ ጥሩ ከሆነ ሰውም ያከብረዋል ሰው ፊትም ደምቆ ይታያል እና ስለዚህ አለባበስ እንደዚህ አይነት አለባበስ እወዳለሁ፤ ብዙ የአለባበስ ቴክኒክ አለ እና ይሄ ልብስ በጣም አሪፍ ነው አለባበሱ ማለት ነው ፋሽኑ የከተለ የተከተለ አዳዲስ ልብሶች ሲመጡ ከታች በካርጎ ሱሪ እንደውም ኪስ ኪስ ያላቸው በጣም በዚህም በታች በጉልበት ካኪስ እስከኋላ ኪስ እንዲህ በፊት ኪስ ያላቸው አዳዲስ ሱሪዎች አሉ እነሱ በጣም አሪፍ ነው እንዲሁም ረዘም ባለ ቲሸርት አጠር ባለ ጃኬት ሲለበስ በጣም ነው ደስ የሚለኝ እወደዋለሁ

በብዙ ህዝብ መካከል መሆን ታመቻችሁ ይመችሃል? በብዙ ህዝብ መካከል መሆን አንዳንዴ ምቾት የሚነሳበትም አጋጣሚ አለ። አንዳንዴ ይመቻል ምክንያቱም ብዙ ለመመካከር ብዙ ለማውራት ከተለያየ ሰዎች ጋር የተለያየ ነገር ለመነጋገር ለማውራት አሪፍ ንግግር ሂደት ነው። ምክንያቱም ብዙ ህዝብ መካከል ጋር መሆን በጣም ወሳኝ ነው። ብዙ አይነት ነገር ትምህርት ያገኛለሁ ብዙ ህዝብ መካከል መሆን ምቾት አለው። እንደውም ምቾት የሚል ሰዓት የሚጨንቅም ነገር ቢኖረው ግን ከብዙ ህዝብ መካከል መሆን ብዙ ትምህርቶች የሚገኙበት ብዙ እውቀት የሚገኙበት ነው። ህዝቦች አለ ከአንዱ አንዱ በማውራት የተለያየ ነገር አንዳንድ እኔ የማላውቀውን ያ ለሚያውቀው ስለሚችል ከብዙ ሰው ጋር ባወራው ቁጥር በሆንክ ቁጥር ብዙ አይነት ትምህርቶችን አገኛለሁ እውቀቶችንም አገኛለሁ። እና አትሌቲክ ከብዙ ሰው መሃል መሆን በጣም አሪፍና መቹ ነው። ይመቻል የሆነ ማሰቡ ምክንያቱም ከትምህርትም አልፎ ሙያው ስራ እንደዚህ በጉልበትም ይሁን በቴክኒካል የሆነ ስራ ይሰራል ማለት ነው። እና በጣም አሪፍ ነው። እንደዚህ አይነት ስራ ከብሶ ማዕከሉ ነው እንደዚህ አይነት ውይይት የሚያደርግ ሰው በጣም ጥሩና ወሳኝ ነገር ነው። እንደዚህ አይነት ስራዎች በጣም አሪፍ ናቸው። ምክንያቱም ብዙ ሰው መሃል መሆንን ብዙ አይነት ምክር የሆነ ብዙ አይነት ምክር መመካከር ይኖራል። የተዳየ ስራዎችን ይዘት ያለው ስራ ጥሩ ውጤት ያለው ስራ። ስራ ከጀመርኩ እንዴት ውጤት ማግኘት እንዳለብኝ? ምክንያቱም ብዙ ሰው መካከል መሆን ምቾቱ የበለጠ ነው ከመቾት ማጣት ይልቅ ምቾት የተሻለና በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ብዙ ሰው መካከል መሆን በጣም ምቹ ምቹ አለው

የጧት እለታዊ ተግባራችሁ ምንድነው? የጧት እለታዊ ተግባራችን እንግዲህ ጠዋት ተነስቶ እንግዲህ ፊትም በመታጠብ ከዛ በኋላ አዎ እንግዲህ ያለው ሁኔታ እንትን ብሎ ወደ ስራ መሄድ ነው። እንግዲህ ጠዋት ላይ አንዳንድ ስራዎች ሊኖሩ ይችላሉ። ስራ ከመሄድ በፊት የተለመዱ ቁርስ ከመብላት በፊት ቁርስ ከመቅረቡ በፊት ወይም ቁርስ ከመመገብ በፊት አንዳንድ ስራዎች በጠዋት የሚሰሩ ስራዎች ዝግጅት ሊኖር ይችላል። ምክንያቱም ከስራ ከመሄድ በፊት የሚዘጋጁ ተለያዩ ለምሳ የሚሆን ዝግጅት ተዘጋጅቶ ሊሆን ይችላል። ምክንያቱም ራሴ ከሰራሁት ሌላ ሰው ስለማይሰራ ለምሳ ጭምር የመስራት ነገር አለ። እንዲሁም አትክልቶችን ውሃ የማጠጣት ውሃ በጧት ተነስቶ የመቅዳት ነገር አለ። ምክንያቱም ውሃ በአካባቢ ስለደለከ ከሩቅ ቦታ ስለሚመጣ ውሃ በጧት ነው የሚቀዳውና ውሃ በጧት ጠዋት ተነስቶ የምንቀዳድለን ወይም የእለትተለት ተግባራችን ነው። በጧት ሄደን ወረፋ ይዞ ወሃን ከዛ አንስቶ ወደ ቤት ቀድቶ ከጉድጓድ ማምጣት አለ። በዛውም በጀሪካ ነው ፕላስቲክ ጀሪካ አለ። በሱ ወደ ቤት የሚመጣበት ወይም ይዘን የምንመጣበት ነገር ነው ያለው እና ከዛ ውጪ ደሞ የተለያየ ቁርሶችን እናበስላለን ቁርስ አብስለን አዘጋጅተን ነው። እንግዲህ በልተን ወደ ተለያየ ነገር የምንሄደው ወይ የምንወጣው ማለት ነው። እና ይሄ ደግሞ በጣም ለጠዋት እለተለታዊ ተግባር ወሳኝ ነው። ይሄ ስራና የግድ አንድ ሰው ሲኖር መመገብ አለበት አንድ ሰው ሲኖር ይሄን ማካሄድ አለበት እንደዛ ከሆነ በጣም ጥሩ ውጤት ያመጣል ማለት ነው። በህይወቱ ላይ ስለዚህ የጧት እለት ተግባር ይሄ ነው ለማለት እወዳለሁ። እና እለት ጠዋት ጠዋት ተግባር እለታዊ ተግባር ማዳበር መልመድ ግዴታ ነው። የጧት ጧቱን ማለት ነው